ጊዜህን በደንብ ታስተዳድራለህ ይላል? አዎ ጊዜየን በደንብ አስተዳድራለሁ ጊዜ በደንብ ማስተዳደር ማለት ምን ማለት እንደሆነ እንግዲህ እንደሚቀጠለው በዝርዝር ለማስረዳት እሞክራለሁ። እንግዲህ ጊዜ ይሄ ቁልፍ ነገር ነው ጊዜ በጣም ውድ የሆነ ነገር ነው ጊዜ በጣም ወርቅ የሆነ ነገር ነው። ጊዜ ካመለጠ ተመልሶ የማይመጣ ነገር ነው። ጊዜን በገንዘብ ግን መግዛት እንችላለን። ጊዜን በገንዘብ መግዛት እንችላለን ስንል እንግዲህ ጊዜን በጊዜም መግዛት የምንችለው ለምሳሌ አንድ ስራን በራሳችን ወይም ለብቻችን ሰውን ሳንይዝ የምንሰራ ከሆነ በተፈለገው ጊዜ ሊያልቅ ይችላል። ያስራና ከዛ ከዛ አንፃር እንግዲህ ጊዜን በገንዘብ መግዛት ይቻላል ተብሎ ሲታሰብ። አንድ ሰው ሆኖ ብቻውን የሚሰራውን ስራ ብዙ ሰዎችን በመቅጠር ብዙ ሰዎችን በማነጋገር ስንሰራ ጊዜን ገዛነው በገንዘብ ማለት እንችላለን። እና ከዛ ገዛ አንፃር እንግዲህ ጊዜን ታስተዳድራለህ ወይ? ጊዜን በደንብ ታስተዳድራለህ ወይ ለሚለው ጥያቄ? በቂ ምላሽ ለመስጠት ያክል እንዴት እንደሆነ በቅደም ተከተል ለማብራራት እሞክራለሁ ማለት ነው። እና ከዛ ከዛ አንፃር እንግዲህ ጊዜን በደንብ አስተዳድራለሁ። እና ጊዜን በደንብ የማስተዳድረው እንዴት እንደሆነ ለመናገር ያህል መጀመሪያ እቅዶችንና ግቦችን አወጣለሁ። እንግዲህ እቅዶችንና ግቦችን ካወጣሁ በኋላ ነው ጊዜዎቼን በአግባቡ የማስተዳደረው ማለት ነው። እና ከዛ ከዛ አንፃር ጊዜን በአግባቡ ላስተዳድር እችላለሁ ማለት ነው። ለምሳሌ በሳምንት ውስጥ ወደ ስድስቱን ቀን ወደ ስራ ቦታ እሄዳለሁ እና እነዛን ስራ ቦታ ሲሄድ እንግዲህ በጊዜ ወደ ስራ ቦታ። እንድሄድ ከዛም ከስራ ቦታም በጊዜ ወደ ቤቴ እንድመጣ። መጀመሪያ ጊዜን በስርዓቱ ማስተዳደር ስችል ነውና ከዛ አንፃር መጀመሪያ ጊዜን በአግባቡ እንዴት እንደማስተዳደር የማስበው ከዛ አንፃር ነው እቅድና ግብ የማወጣው ማለት ነው። እንግዲህ አንድ ጊዜን በአግባቡ ለማስተዳደር ግብና እቅድ ማስቀመጥ በጣም ተገቢ የሆነ ነገር ነው። እኔም ከዛ አንፃር ጊዜን በአግባቡ ለማስተዳደር ግቦችን አስቀምጣለሁ ማለት ነው። እና ከዛን በተረፈ ምን ለማለት ነው። እንግዲህ የምሰራቸውን ስራዎች በሰአት በመገደብ ምን ምን ሰዓት ምን ምን ስራዎችን እንደምሰራ። ነገሮችን እንደማከናውን መጀመሪያ እንግዲህ እቅዶችን አወጣለሁ። እቅዶችን ከወጣሁ በኋላ እንግዲህ ስራዎችን እንዴት እንደምሰራ እንዴት ጊዜዎችን እንደማብቃቃ ራሴን መጀመሪያ ካሳመንኩ በኋላ እቅድ ካወጣሁ በኋላ ይህ እቅድ እንግዲህ ጊዜን የማስተዳደር እቅድ ይባላል። እና ጊዜን ለማስተዳደር የሚረዳኝን እቅዶች ካመቻቸው በኋላ እንግዲህ ብዙ ብዙ ነገሮችን ካደረጉ በኋላ ጊዜዎቼን በአግባቡ ለማስተዳደር የምጠቅመኝን ነገሮች መሳሪያዎች አመቻቻለሁ ማለት ነው። እና እኔም ከዛም በኋላ የማደርገው ነገር ምንድነው? ምን ምን ሰዓት ላይ ምን ምን ነገሮችን መፈጸም እንዳለብኝ ምን ምን ጊዜ ላይ ምን ምን ነገሮችን ማከናወን እንዳለብኝ ሁሉንም ነገሮች። ከአካባቢው ላይ የሚገኙትን በአጠገብ ያሉትን ነገሮች በሙሉ በማሰናዳት እንግዲህ ለሚመጣው ለየትኛውም ነገር ዝግጁ መሆኔን እንግዲህ ጊዜን ለማስተዳደር ወስኜ ቆርጬ እነሳለሁ ማለት ነው። በዚህም እንግዲህ በቢሮዬ የሚጠበቁብኝን ስራዎች በአግባቡ በጊዜ እጨርሳለሁ። ይህ የሆነበት ምክንያት ደግሞ በአግባቡ ጊዜን በማስተዳደሬ የተነሳ ነውና ከዛ ከዛ አንፃር። ጊዜን በአግባቡ በማስተዳደሬ በደንብ በማስተዳደሬ ከዛ አንፃር እንግዲህ ስራዎቼን በአግባቡ እወጣለሁ አከናውናለሁ ማለት ነው። እና ብዙ ጓደኞቼ የስራ ባልደረቦቼ ቢሮ ቦታ አካባቢዬ ላይ ያሉ ሰዎች ጊዜን በአግባቡ ከማስተዳደሬ አንፃር እንዴት ስራዬን እንደማቀላጥፈው። እና ይሄን ስራዬንም አቀላጥፈው ጊዜዬን በአግባቡ እያስተዳደርኩ እንደሆነ በመረዳት። እነሱም ይህን ነገር እንዴት እንደማደርገው በመጠየቅ። ከኔ እነሱ ይህን ነገር ትምህርት ለመውሰድ ብዙ ጊዜ ጠይቀውኛልና ያንን ነገር ያናግሬያቸው። እነሱም እንግዲህ በአሁኑ ሰዓት ጊዜያቸውን በአግባቡ ለማስተዳደር እየጣሩ ይገኛሉ ለማለት እፈልጋለሁ። እና የትኛውም ሰው ማድረግ አለበት ጊዜውን በአግባቡ ማስተዳደር አለበት

ጭንቀት ሲሰማ ምን ታደርጋለህ ይላል የአሁኑ ጥያቄ? እንግዲህ ጭንቀት በብዛት እንግዲህ በሰዎች ላይ ይሰማል። እና ጭንቀት ሲመጣ ብዙ ሰዎች ጭንቀቱን የሚቀበሉበትና ጭንቀቱን የሚያስተናግዱበት የተለያየ አይነት አመለካከት የተለያየ አይነት ልምድ አላቸው። እኔም ከዛ ውስጥ አንፃር እንግዲህ ጭንቀቶቼን የማስተናግድበት የራሱ የሆነ አመለካከትም የራሱ የሆነ ልምድ አለኝ። ከዛ ከዛ አንፃር እንግዲህ እኔም ጭንቀቶቼን ላስተዳድርበት የምችለው ብዙ አይነት ተግባሮች ብዙ አይነት ነገሮች አሉ

ልዩ ችሎታ ምንድነው? ይላል እንግዲህ ልዩ ችሎታዬ የሚከተለውን ይሆናል። ብዙ አይነት ልዩ ችሎታዎች አሉኝ ከዛ ውስጥ ለመጥቀስ ያክል እንግዲህ በግ የማረድ ከብቶችን የማረድ እንስሳቶችን በአጠቃላይ የማረድ የመግፈፍ ልዩ የሆነ ችሎታ አለኝ። ይህን ነገር እንግዲህ አብዛኞቹ ወንዶች የማይችሉት ነገር ነው የሚከብዳቸው ነገር ነው ይሄ ደግሞ እኔ የምችለው እና ልዩ የሆነ ችሎታዬ ነው። እንዲሁም ይህን ነገር ለበዓላት ጊዜ ሰዎች እነስሳቶችን በሚያርዱበት ጊዜ እኔን በመጥራት እንግዲህ ይህንን እርድ አደርግላቸዋለሁ ማለት ነው። ከዛ ከዛ አንፃር እንግዲህ ይሄ ልዩ ችሎታዬ ነው። እና ሌላ ለመጥቀስ ያክል ካለኝ ልዩ ችሎታዎች ውስጥ አንዱ እንግዲህ ዛፍ ላይ ልክ እንደ ጦጣ የመውጣት አይነት ልዩ ችሎታዎች አሉኝ። በተለይ እንደ ነብር እንደ ድመት የመንጠላጠል ልዩ ችሎታዎች አሉኝ። እነዚህ እነዚህ ነገሮች በሰው ዘንድ በጣም የሚከብዱ የማይደረጉ ነገሮች ናቸው። እኔ ግን እነዚህን ነገሮች በብቃት ያለምንም ችግር የማድረግ ልዩ ችሎታ ልዩ ብቃት አለኝ። እና ብዙ ሰዎች የተለያየ አይነት ልዩ ችሎታዎች አሏቸው። እንግዲህ እኔም መጥቀስ ከምችለው መጥቀስ ከምወደው ነገር ካሉኝ ችሎታዎች ውስጥ እንግዲህ ጥቂቶቹ እነዚህ ናቸው። የተቀሩትን በብዛት ለመጥቀስ ያክል እሞክራለሁ እንደሚከተለው እና በአካባቢዬ ላይ እንግዲህ አንዳንድ ጓደኞች ልዩ ችሎታዎች አሏቸው በቅድሚያ እነርሱን ልጥቀስና ወደ እኔ ልዩ ችሎታ እመጣለሁ። እና በሰፈሬ ለምሳሌ ትልልቅ ምላስ ያለው ጓደኛ አለኝ ይህ የእርሱ የተለየ ልዩ ችሎታ ነው ተብሎ ሊወሰድለት ይችላል። በመቀጠል ፀጉሩን ማነቃነቅ የሚችል ሰፈራችን ላይ አንድ ወጣት አለ። ይህም እንግዲህ የተለየ ልዩ ችሎታ ነው ይባላል ምክንያቱም ማንኛውም ሰው ፀጉርህን አነቃንቅ ቢባል ፀጉሩን ማነቃነቅ አይችልም። ከዛ አንፃር እንግዲህ የእርሱ ልዩ ችሎታው ይህ ነው ለማለት ይቻላል። በመቀጠል እንግዲህ የሚሆነው ልዩ ችሎታ ምንድነው? ለሚለው እንግዲህ አይኑን በአይኑ የሚያይ ሰው አለ። ይሄ ማለት ምንድነው ሁለት አይኖች እንግዲህ ምን ጊዜም አይታዩም እና ከዛ አንፃር እንግዲህ ሁለቱም አይኖቹ የሚተያዩ ሰዎች አሉ እና ይሄም የእነርሱ ልዩ ችሎታቸው ነው። ለማለት ያስችላል በመቀጠል ልዩ ችሎታ ልንለው የምንችለው ነገር እንግዲህ እስካሁን ድረስ እድሜው ወደ ስምንት አመት ይሆናል። የሚጠጋ ይሆናል በልቶም ጠጥቶም የማያውቅ አንድ የሰፈራችን ልጅ አለ እርሱም ይህ እንደ ልዩ ችሎታ ሊቆጠር ይችላል ምክንያቱም ማንኛውም ሰው አይደለም ለስምንት አመት ይቅርና ለሁለት ቀን ሳይበላ መዋል በጣም ከባድ ነው። በህይወትም እንዳይኖር ያደርገዋል እና ከዚህ ከዚህ አንፃር እነዚህ ሰዎች ከሰዎች የተለየ አይነት ነገር ችሎታዎች ስላሏቸው ልዩ ችሎታቸው ነው ሊባል ይችላል ብዬ አስባለሁ። እንግዲህ ብዙ ሰዎች የተለያ አይነት የተለያየ ስጦታ አላቸው እና የተለያየ አይነት ችሎታዎች አላቸው እና ከዛ ውስጥ እንግዲህ ጥቂቶቹን ለመግለጽ ያክል እኔ ሞክሬያለሁ ለማለት እወዳለሁ። በተለያየ ጊዜ በተለያየ በተለያየ አጋጣሚ የተለያየ አይነት ሰዎችን አግኝቼ እነዚህን ነገሮች ሳከናውን እነዚህን ነገሮች ሳጠና እንግዲህ ካገኘኋቸው አንፃር አሁን ያካፈልኳችሁ ነውና እንግዲህ ሰዎች የተለያ አይነት ችሎታ አስገራሚ አስደናቂ አስፈሪም ግርምትን የሚጭር ችሎታዎች ይኖራቸዋል። እና እኔም ካየኋቸው ካጋጠሙኝ ሰዎች ውስጥ እንግዲህ ያሉት ችሎታዎች እነዚህን ይመሳስላሉ ማለት ነው። እና እነዚህ ችሎታዎች እንግዲህ የተለያዩ ነገሮችን ይሰጣሉ በተለያዩ ትርጉሞችን ይሰጣሉና። እኔም ከነገርኳችሁ ልዩ ችሎታዎች ውስጥ ነው። እና በመቀጠል እንግዲህ ልዩ ችሎታ ምንድነው? የሚለው ለመናገር ያክል እንግዲህ እኔ የተለየ ልዩ ችሎታዬ ምንድነው እግሬን ከኋላ በኩል ከጀርባዬ አድርጌ የኋላ እግሬን አድርጌ እንግዲህ ጭንቅላቴ ግንባሬ ላይ ማምጣት የምችል ልዩ ችሎታ ያለኝ ሰው ነኝና ከዛ አንፃር ይሄንን

ኢሜል ትጠቀማለህ ይላል አዎ ኢሜል እጠቀማለሁ እንግዲህ ኢሜል መጠቀም በጣም ትልቅ ትልቅ ጥቅም ትልቅ ትርጉም ያለው ነገር ነው። ኢሜል ለስራዎቻችን በጣም ትልቅ ጥቅም አለው። ኢሜል እንግዲህ ከብዙ ሰዎች ጋር ከብዙ ድርጊቶች ጋር ከብዙ አካላቶች ጋር ግንኙነት የምንፈጥርበት መረጃዎችን የምንለዋወጥበት እንዲሁም ስራዎችን የምናመለክትበት ስራዎችን የምንለዋወጥበት ስራዎችን የምንሰራበት ልዩ የሆነ የመነጋገሪያ የመግባቢያ መረጃዎችን የምንላላክበት ልዩ የሆነ የመላላኪያ አይነት እንደመሆኑ መጠን ኢሜል መጠቀም እንግዲህ በአብዛኛው በአሁኑ ሰዓት በወጣቶች በብዛት ብቻ ሳይሆን በትልልቅ ሰዎችም ዘንድ በጣም የተለመደ ነገር ነው። እንግዲህ ዘመናዊነትን እየኖሩ ኢሜልን አለመጠቀም የማይሆን ነገር ነው። መተግባሪያዎችን እየተጠቀሙ ኢሜልን አለመጠቀም አይቻልምና ከዛ ከዛ አንፃር ኢሜልን እጠቀማለሁ ኢሜልን የማይጠቀም ሰው አለ ብዬ ማሰብ አልችልም። እንግዲህ ኢሜልን ምናልባት የማይጠቀም ሰው አለ እንኳን ቢባል ይህ ሰው በመተግበሪያዎችን አይጠቀምም። እሱ ብቻ ሳይሆን ከዘመናዊነት አሰራር ከዘመናዊ ኑሮ እየወጣ አይነት ሰው ነው ለማለት ያስችላል። እንግዲህ በአሁኑ ሰዓት ሁሉም ነገሮች አለም በአንድ ስልክ ውስጥ ትገኛለች በአንድ እጅ መዳፍ ውስጥ ነች። ያለችውና ሁሉም ሰው ከአንድ ቦታ ሆኖ ከአለም ጋር መነጋገር ይችላል አለም ላይ ካሉ ሰዎች መገበያየት መነጋገር መታዋወቅ እንግዲህ መደሰት ይችላልና። ከዚህ ከዚህ አንፃር እንግዲህ ይህን ነገር ለማድረግ የሚሄድ ትልቁ መሳሪያ ነው። ኢሜል ሲኖረን እንግዲህ የአለም ከመተግበሪያዎች ጋር ለመነጋገር ለመግባባት ከምንጠቀምበት ቁልፉ ዋነኛው መንገድ ኢሜል ነውና ያለ ኢሜል ለሁሉም ነገር አይሳካም። ስለዚህ እኔም ኢሜልን እጠቀማለሁ ኢሜልም መጠቀም በጣም ትልቅ ጥቅም አለው። ኢሜልን አብዝተን እጠቀማለን። እኔ የለተለያዩ ድርጅቶች መልእክቶችን ስልክ እንግዲህ ኢሜሎችን በመግለጽ ኢሜሎቼን በማስቀመጥ ነውና ከዛ ከዛ አንፃር እንግዲህ ለኢሜሎች ትልቅ የሆነ ድርሼ ትልቅ የሆነ ቦታ አለኝ። እና ስራዎቼን በብዛት የማስቀምጠው ስራዎቼን የማካሄደው በኢሜሎች በመጠቀም ነውና። ሁሉም ሰው በአሁኑ ሰዓት ዘመናዊነት እና ዲጂታልን የሚከተል ሰው እንግዲህ ኢሜል አጠቃቀምን ያውቃል ብዬ አስባለሁ። እና እኔም ኢሜልን ከዚህ አንፃር ኢሜልን እጠቀማለሁ። ኢሜልን መጠቀም እንግዲህ በጣም ትልቅ ነገር ነው። ኢሜልን እንጠቀም በአግባቡ እናድርገው ለማለት እወዳለሁና። ኢሜልን ስንጠቀም እንግዲህ ብዙ ብዙ ነገሮች ይገጥሙናል ብዙ ብዙ ነገሮች ያጋጥሙናል ከዛ ውስጥ እንግዲህ ኢሜል ሀክ ሊደረግ ይችላል። ኢሜል ሊሰረቅ ይችላል ኢሜል ተሰረቀ ማለት ደግሞ በዛ ኢሜል ውስጥ ያሉ የተላላክ ናቸው። መረጃዎች እንግዲህ ፋይሎች ማለት ናቸው ዶክመንቶች ተሰረቁ እንደማለት ነውና። ኢሜል ያለን ነገር በጣም በጥንቃቄ ልንይዘው ልንጠብቀው ይገባል። አለበለዛ የኢሜላችን መረጃ ቁልፍ ከጠፋብን እንግዲህ የህይወታችን አንዱ ነገር እንደጠፋም ይቆጠራልና። በአሁኑ ሰዓት እንግዲህ ህይወትን ለማበላሸትም ህይወትንም ለማስተካከል ትልቋ ነገር እንግዲህ በስልክ ላይ ሆኗልና። ዲጂታል ስንመጣ እንግዲህ ብዙ ነገሮች እንደዚህ ይሄንን ነገሮችን ችግሮችን ይዘው ይመጣሉ። ደስታን ብቻ ሳይሆን ይዘው የሚመጡት መፍትሄም ብቻ ሳይሆን ይዘው የሚመጡት ችግሮችንም አብረው ይዞ ይመጣሉ። እና ለነዛ ችግሮች እንግዲህ ያለውን መፍትሄ የሰጠን ካልሄድን በስተቀር ችግሮቹን ወደ እኛ ይዘው ይመጣሉና። ከዛ አንፃር እንደዚህ ነገሮች ልንጠነቀቅላቸው ልንጠነቀቅባቸው ይገባል ብዬ አስባለሁ። በአብዛኛው የትኛውም ሰው ይህን ነገር ሊያደርግ ከተገባ እንግዲህ የሚስጥር ቁጥሮችን በጠበቅ ኢሜሎችን ለሰዎች በተገቢው መንገድ እንጂ ለማንኛውም ሰው ኢሜሎችን መላክ እንደሌለባችሁ ተረድታችሁ መረጃዎቻችሁን በጥንቃቄ እንድትይዙ ልመክር እወዳለሁ። እናም እኔም በቢሮዬ ውስጥ በድርጅቱ ውስጥ በአካባቢዬ ውስጥ ኢሜሌን በአግባቡ እጠቀማለሁ ማለት ነው። ኢሜሌን ስጠቀም በጣም አሪፍ ሁኔታ ነው።

የምትወደው መክሰስ ምንድነው? ይላል። እንግዲህ የምወደው የመክሰስ አይነት ብዙ አይነት አለ። እንግዲህ የኛ በኢትዮጵያ በሀገራችን መክሰስ የምንለው፤ በቀን ውስጥ እንግዲህ እንዳጠቃላይ የሰው ልጅ የሚበላው በሶስት ጊዜ ውስጥ ነው። ለምሳሌ ቁርስ ምሳና እራት ነው። እንግዲህ ይሄ መክሰስ የሚባለው ደግሞ ወደ በምሳና በእራት መካከል የሚበላ የምግብ አይነት ነው። በዛ ሰዓት የምንበላው የምሳ አይነት መክሰስ ይባላል ከዛ አንፃር እንግዲህ በዛ ጊዜ የምንበላው የምሳ የመክሰስ አይነት እንግዲህ ብዙም ለሆድ ከፍ ያለ ሳይሆን ሆድን ጠገብ የሚያደርግ ነገር ሳይሆን፤ የተለያዩ አይነት ነገሮች የምንበላው አይነት ነገር ነው ማለት ነው። እና ከዛ አንፃር እንግዲህ ለመክሰስ የምበላው አይነት የምግብ አይነት ለምሳሌ ከቤት ስንወጣም ሊሆን ይችላል እና እነዚህ ቀለል ያሉ አይነት የምግብ አይነቶች፤ እንደ አትክልት ሊሆን ይችላሉ፣ እንደ ፍራፍሬ አይነት ምግቦች፣ እንደዚህ የጁስ አይነት ምግቦች ጁስ መጣጦች እነዚህ የአቮካዶ እንደ አጠቃላይ ደግሞ እርጥብ የሚባል ምግብ አለ። በዳቦ፣ በድንች፣ በአቮካዶ ተደርጎ የሚዘጋጅ ምግብ አይነት እነዚህ እነዚህ አይነት ነገሮች ለመክሰስ ከሚበሉት የምግብ አይነቶች ውስጥ አንዱ ነው። እና ለመክሰስ እንግዲህ ቀለል ያለ የምግብ አይነት እንመገባለን ማለት ነው። እና ከዛ ከዛ አንፃር እንግዲህ የመክሰስ ምግብን እንግዲህ ሁሉም ሰው ይበላል ለማለት አያስችልም። አብዛኛው ሰው ስራ ላይ ከሆነ ምግብ መክሰስ ሊበላ አይችልም። በአብዛኛው እነዚህ የመክሰስ ምግቦች የሚበሉት እንግዲህ ስራ ላይ ያሉ ሰዎች ከስራው ቦታ ሲወጡ በመንገድ ላይ የሚሸጡ የተለያዩ አይነት የምግብ አይነቶች አሉ። እነዛን ምግቦች ሲመገቡ እንግዲህ መክሰስ እንደበሉ ይቆጠራል። እንግዲህ ቀለል ያሉ ምግቦችም ከመሆናቸው አንፃር ወቅቱም ጊዜውም የሚበሉበት ሰዓት ከምሳ ያለፈ ከራት ደግሞ ያነሰ ጊዜ እንደመሆኑ መጠን፤ የዛን ጊዜ የሚበላ የምግብ አይነት የመክሰስ ምግብ እንደሆነ ይታሰባል ይታወቃልና፤ የዛን ጊዜ የሚበሉ ምግቦች እንግዲህ ቀለል ያሉ ምግቦች ሆድን የማይዙ ምግቦች እንደመሆናቸው መጠን እንግዲህ ቀለል አድርገን እንመገባቸዋለን። ኪስንም የማይጎዱ የምግብ አይነት ከመሆናቸው አንፃር፤ አብዛኛው ሰው በዛ ሰዓት በመንገድ ላይ እነዚህ የመክሰስ ምግቦች ስለሚሸጡ፤ እነዛን የምግብነቶች አብዛኛው የኢትዮጵያ ማህበረሰብ እነዚህን ምግቦች ይመገባል። እንግዲህ እንደ ኢትዮጵያ እንግዲህ የመክሰስ ምግብ በጣም ተዋቂ የሆነ ምግብ ጊዜ የምግብ ወቅት ነው። እና ብዙ ሰዎች ይሄንን የመክሰስ ጊዜ ከጓደኞቻቸው ጋር በመሆን ወደ ውጪ ወጣ በማለት የመክሰስ ምግብን ይመገባሉ። እና በዛ ጊዜ ብዙ አይነት ጭውውቶችን ያደርጋሉ። በመክሰስ ጊዜ ብዙ ጊዜ ምግቦችን ስታደርግ ምግቦችን ስናካሂድ ጊዜ ብዙ ብዙ ነገሮች ይፈጠራሉ። ጭውውቶች ትዝታዎች ይቀሰቀሳሉና ከዛ ከዛ አንፃር የመክሰስ ምግብን መመገብ ትልቅ ጠቀሜታ አለው። ከሰዎች ጋር ያለንን ግንኙነት ይጨምራል ብዬ አስባለሁ። እና ብዙ ሰዎች ይሄን ነገር ከዛ አንፃር ግንኙነቱን ስለሚፈጥር ብዙ ሰዎች መክሰስን ይፈጥራሉ።